ማስታወቂያ እንግዲህ ብዙ አይነት የማስታወቂያ አይነት አለ። ማስታወቂያ የስራ ቅጥር አለ። ለስራ ለመቅጠር ማስታወቂያ ለጥሪ። ምናልባት ስራ ቦታ ከገባ በኋላ ከቀረ የጥሪ ማስታወቂያ አለ። ለስራ ደግሞ ማስታወቂያ ይወጣል አለ። ብዙ አይነት የማስታወቂያ አይነቶች አሉ። ስለዚህ ማስታወቂያ እንደዛ ነው።